ማር ትወዳለህ? አዎ ማር በጣም የምወደው አንዱ የምግብ አይነት ሲሆን ማር ብዙ ጊዜ በመብላት በመጠጥ እና በተለያዩ ነገሮችም መጠቀም ስለሚቻል አንዱን የምወደው የምግብ አይነት ነው እና ብዙ ሰዎችም ይሄን የማር አይነት ይጠቀሙታል። እኔም አብዝቼ ነው ምጠቀመው።

ይሄው ሙዚቃ መሳሪያ መጫወት ትችላለህ? አዎ እችላለው በተለይ ከበሮ እኔ ከምንም በላይ የምወዳቸው የሙዚቃ መሳሪያዎች ውስጥ አንዱ ሲሆን ከበሮ መጫወት በጣም ደስ ይለኛል። እንዲሁም ክራር ክራር በጣም መንፈስን ከሚያስደስቱ አንዱ የሙዚቃ መሳሪያዎች ሆኖ ክራር በጣም ደስ የሚል የሙዚቃ መሳሪያ ነው። እኔም ይሄን በመጠቀም ልጫወት ልጫወት እችላለሁ። ብዙ ሰዎችም የሚጠቀሙት የሙዚቃ መሳሪያ ነው።

የፀሀይ መውጣት ሁሉ ሰው የሚጓጓው ሁኔታ ስለሆነ እኔም የፀሀይን መውጣት አያለሁ እከታተላለሁ። ፀሀይ መቼ ወጣች ፀሀይ መቼ የምትወጣ በጣም በጉጉት የምትጠብቀው ስለሆነ ፀሀይ ለሁሉም ነገር መድሃኒት ለሁሉም ነገር መፍትሄ ስለሆነች ፀሀይን መውጣቷን በጉጉት እከታተላለሁ። ፀሀይ እጅግ ጠቃሚና አስፈላጊም ስለሆነች ከተለያዩ የቅዝቃዜ የምትከላከለን የተለያዩ የቫይታሚን ዲ እጥረቶችን ለመከላከል የምታግዘን ስለሆነች የብርሃን ምንጭ የሁሉም ነገር መፍትሄ ስለሆነች መውጣቷን አያለሁ እከታተላለሁ።

ሽቶ ብዙውን ጊዜ አልጠቀምም ያው ብዙውን ጊዜ እኔ አልጠቀምም የምጠቀመው ያለምንም ብዙን ጊዜ ሽቶ አልጠቀምም የሚጠቀሙ ሰዎች አሉ። እንደዛ አይነት ያው መንፈስ እንዴት የሚያሰኝ የፊቷ አይነቶች ነው እነዚህ የምትጠቀሙ ደግሞ እንዲውም በቀላሉ ግንኙነትን ከፍ እያሰኛል እና እኔ ግን ብዙ ጊዜ

የክላውድ ማከማቻ ትጠቀማለህ እጠቀማለሁበጣም ብዙ አግሮ ስለሚሰጥ ክላውድ ለብዙዎች ከፍተኛ የሆነ አገልግሎት ከፍተኛ የሆነ ጥቅም ስለሚሰጥ ክላውድ ማከማቻ መጠቀም ብዙ ነገሮችን ስለሚያቀል። ሁላችንም ክላውድ ብንጠቀም ለተለያዩ የስራ ዘርፎችን ያቀልልና የተለያዩ አግሮዎችን በቀላሉ ይሸፍን እና ክላውድ በጣም ጥሩ አገልግሎት የሚሰጥ ስራ።

ልዩ ችሎታየን አንብቦ መረዳት በጣም ልዩ ችሎታ አለኝ እንዲሁም እንዲሁም የተለያዩ ነገሮችን በቀላሉ የመረዳት ብቃት አለኝ። እና እንዲሁም ከሰው ጋር የመግባባት ብቃት አለኝ። ከሰው አብሮጋ መኖር አብሮ ሶሻል ኢንተራክሽን ማህበራዊ ህይወት እጅግ ከፍተኛ የሆነ ብቃት አለኝ። እና እነዚህ ልዩ ጭሎታዬ ናቸው የሚል አለ። ሌላኛው የኮምፒውተር ብቃትም አለኝ እና የኮምፒውተር ችሎታ አለኝ። እነዚህ እነዚህ በጣም ጥሩ የሚባሉ ችሎታ ናቸው። እና እነዚህ ሊበረታቱ የሚችሉ የችሎታ አንትን ናችሁ። አሁንም የማስቀጥላቸው ልዩ ልዩ ችሎታዎች አሉኝ።

ስንት ቋንቋ ትችላለህ እኔ የምችለው የቋንቋ አይነት ብዛት? ሁለት ሲሆኑ እንግሊዘኛ ቋንቋን። አማርኛ ቋንቋን እችላለው እነዚን ቋንቋዎች በተቀላጠፉ። በጥራት እና በብቃት እነዚን ቋንቋዎች መናገር እና መጻፍ ማንበብ። መስማት እነዚህን አራቱን የቋንቋ ስኪሎችን። በሙሉ ሙሉ በሙሉ የምችለው የቋንቋ አይነት ነው

ማታ ከስራ በኃላ ምን ታደርጋለ ከቤተሰብ ጋር እዝናናለው ምግብ አዘጋጃለው ምግብ እበላለው። እረፍት የተወሰነ አነባለሁ ካነበብኩ በኋላ እረፍት አደርጋለሁ እረፍት ካደረኩ በኋላ ደግሞ። የተለያዩ እቅዶችን አዋጣለሁ እቅዶችን በማውጣት እረፍት በማድረግ ለነገ ለቀጣይ ስራ አቅጣጫዎች ዝግጁ እሆናለሁ